የምትወደው መጽሐፍ ምንድን ነው? ለሚለው ጥያቄ የኔ የምወደው መጽሐፍ ሂሳብ መጽሐፍ እወዳለሁኝ በጣም እወዳለሁ። ልብ ወለድ መጽሐፎችም እወዳለሁኝ ልብ ወለድ ማንበብ እወዳለሁ። ፍቅር እስከ መቃብር ሚል መጽሐፍ አለ የልብ ወለድ መጽሐፍ። እሱን እወዳለሁ በድንብ አርጌ የማነበው ማለት ነው። ሂሳብ መጽሐፎች እወዳለሁኝ ሂሳብ ነክ መጽሐፎች ማለት ነው። ሂሳብ መጽሐፍ በቃ ሂሳብ ነገር መስራት የሂሳብ መጽሐፎች እያነበብኩኝ እወዳለሁኝ በደንብ አድርጎ። ደስ ይለኛል ማለት ነው የምወደው እሱ ነው። ልቡ ወለድ መጽሃፎችም አነባለሁ። ከዛ ይሄ የዜና እንትኖች የሚወጡ መጽሐፎች አሉ አይደለ ይሄ በቃ ስለ ፖለቲካ ነክ መጽሐፎች። እነሱ ደስ ይሉኛል እነሱን ማንበብ እወደዋለሁ።

መሬት ላይ መቀመጥ ተመቸህ የሚለው? አዎ መሬት ላይ መቀመጥ ይመቸኛል። ሳር ያለበት ከሆነ መሬት ተቀምጬ መዋል ደስ ይለኛል። መሬት ላይ ቁጭ ብዬ ጓደኞቼ ጋጋር አብሬ ማውራት ደስ ይለኛል። ላነብም እችላለሁ መጽሐፍ ይዤ ተማሪ ስለሆንኩኝ መጽሐፎች ሂሳብ መጽሐፎችን ይዤ እያነበብኩኝ ቁጭ ብዬ አመቻችቼ ደስ ይለኛል። መሬት ላይ ማለት ነው። በቃ መሬት ላይ ራሱ መተኛት በቃ ደስ ይለኛል። ራሱ እና አሪፍ ነው። በጣም ደስ የሚለኝ እወዳለሁ ይመቸኛል ማለት ነው።

የየትኛውን በዓል ትወዳለህ? ለሚለው እኔ በዓል የክርስትና እምነት ተከታይ ነኝ የምወደው በዓል የአዲስ ዘመን ምርቦጃ በዓል እወዳለሁ። ገና በዓላቶችን እወዳለሁኝ። ጥምቀት በዓል እንወዳለሁ። የትንሳኤ በዓላትን እወዳለሁኝ። የመስቀል በዓላቶችን እወዳለሁኝ። በነዚህ በዓላቶች እንግዲህ በቃ ጓደኞች ጋር የተለያዩ የባህል አለባበስ ልብሶች ለብሰን አብረን አሽብርቀን እንውላለን። በዚህ በምንኖርበት ሰዓት በቃ መጠጥ እንጠጣለን ስጋ እንበላለን በቃ ጨዋታዎች አሉ ብዙ ጨዋታዎች እንጫወታለን ማለትም በባዓል ላይ ማለት ነው። ቤተሰብ ጋርም ይታረዳል። በቃ ብዙ ነገር እንትን ይባላል። በጣም ነው በቃ ደስ የሚለው ድባቡ የበአል ድባቡም አሁንም ምናሳልፈው ደስ የሚል ነው። በጣም ነው የምንወደው የምወደው እኔ ራሱ አሁን ነው።

"አካባቢውን ይወዱታል?" ምን ለሚለው ጥያቄ አዎ! እወደዋለሁኝ። አካባቢዬ እንግዲህ እና በጣም ደስ የሚል ነው። ነፋሻ አየር ያለበት ነው፤ ያው ሙቀትም የለውም። መካከለኛ የሆነ፣ በቃ ሳቢ የሆነ ለማህበረሰቡ ምቹ መኖሪያ ቦታ የሆነና እወደዋለሁኝ አየሩ ደስ የሚል ነው። በቃ ጸጥ ያለ ነው! በቃ አየሩ ይመቻል። ነው በቃ ደስ የሚል ነው።

የወተት ተዋጽኦ ትወዳለህን? አዎ ወተት ተዋጽኦ እወዳለሁኝ ያው ከላም ወተት ነው ምወደው። የላም ወተት ትኩሱን እወዳለሁኝ እሱን ስጠጣ አሪፍ ነው፤ ጉልበት ሰጪ ነው፤ ጠንካራ አንድኮን ያረጋል እና በጣም አሪፍ ነው ወተት ማለት እንግዲህ ገንቢ ምግብ ነው ከሌሎች ተዋጽኦ ምግቦች መሃል ነው። ወተት ከተፈጥሮ ምርት ላሞች ምናገኘው ነው አሪፍ ነው እና እወደዋለሁ ማለት ነው በጣም ገንቢ ነው፤ በሽታ ተከላካይ ነው፤ ጠንካራ እንዲኮን ያረጋል ወተት ማለት ነው። እናም የወባ ህመም ካለብህ ወተት ምትጠጣ ከሆነ አይዝህም። ከበሽታም ተከላካይ ነው ማለት ነው። ወተት እወዳለሁ በጣም።

በተፈጥሮ ውስጥ መራመድ ትወዳለህ ነው የሚለው አዎ እወዳለሁኝ። በጣም ደስ ይለኛል የተፈጥሮ እጸ አሉ እጸዋቶች አሉ በእነሱ ጋር መራመድ ማየት ደስ ይለኛል ተፈጥሮ ያመጣቸውን ማየት ደስ ይለኛል እወዳለሁኝ በጣም ነው የምወደው። በተፈጥሮ ውስጥ መራመድ ማለት ነው። እንግዲህ በተፈጥሮ የተገኙ ብዙ አይ አገራችን እንትኖች አሉ እነሱን ማየት እፈልጋለሁ እወዳለሁ በጣም ደስ ይለኛል። ተፈጥሮ ያመጣልን ጸጋ እቀበላለሁኝ። በተፈጥሮ ውስጥ መራመድ እወዳለሁ።

ምን አይነት ጥቅማ ጥቅሞች አሉህ? እሚለው ከቤተሰብ ከማህበረሰቡና ከትምህርት ቤቴ ጥቅማ ጥቅሞች አገኛለሁኝ። ያው ጥቅማ ጥቅሞች ስንል ከቤተሰቦቼ ያው ገንዘብ አገኛለሁ። ከትምህርት ቤቴ መጽሐፎቹን አገኛለሁኝ። ትምህርት መማር እውቀት አገኛለሁ። ከማህበረሰቡ ደግሞ ትምህርቶች ይሄ ማለት ማህበረሰቡ ያወጣቸው ህጎች ያሉን እሱን። መከተል ስላለብኝ እነሱ ያንን ስነምግባሬ አሪፍ እንደሆን ጥቅማ ጥቅም ይኖራል ማለት ነው። ከእነሱ የማገኘው

እሱን በስርዓት ታስቀምጣለህ የሚለው ጥያቄ አዎ አስቀምጣለሁኝ አሁን ነገሮች ሲባሉ የሆነ ችግር ቢያጋጥመኝ ያንን በስነ ስርዓት ያንን ነገር መፍታት አለብኝ በማለት ችግሩ ምንድነው? ምንድነው ያመጣው ይሄ ችግር የሚለውን በመፍታት ከዛ በስነ ስርዓት በቃ አሁን ያንን ነገር ነገሮችን በቀላሉ እፈታለው ማለት ነው። ቤተሰብ ጋር የሆነ ነገር ቢፈጠር ያንን ቤተሰቦች ካወቁ ቀስ በቀስ ይፈታል። በሚል በቃ በስነ ስርዓት ያን ነገር እፈታለሁኝ። አስቀምጣለሁኝ ማለት ነው።

እግርህ ምን ያህል ርቀት መሄድ ትችላለህ የሚለው አንድ ይዤ አስራ አምስት ኪሎ ሜትር መሄድ እችላለሁኝ ሩጫም በጣም እሞክር ነበረ። ትምህርት ቤት እንዳለው በጣም እሮጣለሁኝ። አንድ አስራ አምስት ኪሎ ሜትር መራመድ እችላለሁኝ መሄድ እችላለሁኝ። አሁን ለምሳሌ ከነበርኩበት ከቤቴ ተነስቼ ወደ ገጠር የዘመድ የምሄድ ከሆነ አስራ አምስት ኪሎ ሜትር የሚርቅ አለ አሄዳለሁ ማለት ነው። አስራ አምስት ኪሎ ሜትር መሄድ እችላለሁኝ ከዚህ በላይም መሄድ እችላለሁኝ ሞክሬ አላውቅም እንጂ አስራ አምስት ኪሎ ሜትር ሂጄ አውቃለሁኝ።

መስኮትህን ክፍት ትተዋለህ የሚለው አዎ ክፍት ነው የምናደርገው ሁሌ የአየር እንዲገባ እና እንግዲህ በመስኮት እንግዲህ የሚመጣውን የሚወጣውንም ለማየት ምቹ ነው። መስኮትን ክፍት ማድረግ። እና አየርም ንጹህ አየር ይገባል። ነፋሻም አየሮች ስለሚገቡ ክላስ ውስጥ እና ቤቴ ውስጥ ያለው ሙቀት አይኖርም። ሙቀት ካሌላ ደግሞ ያው። መስኮት ክፍት መሆን ስላለበት ያው አሪፍ ነው አየር ይገባል ደስ የሚል ነው። እና መስኮት ክፍት እተዋለሁ ማለት ነው።

የትውልድ ከተማህ የት? ነው ለሚለው ያው የትውልድ ከተማየ ደቡብ ዎሎ ዞን። ወረዳ ወግዲ ልዩ ቦታው ያጊ የምትባል ቦታ ነው። የተወለድኩት እዛው ነው ከአንድ እስከ ስምንት የተማርኩት። ከዘጠኝ እስከ አስራሁለት ደግሞ ወግዲ ተማርኩኝ አሁን ዩንቨርስቲ ባህርዳር ዩኒቨርሲቲ ገብቼ እገኛለሁኝ። ያው አማራ ክልል ማለት ነው። አሁን አራተኛ አመት ነኝ ተመራቂ ተማሪ ነኝ ማለት ነው። እና ጥሩ ደረጃ መድረስ እፈልጋለሁኝ አሁን እድሜ ሃያ አራት ነው ማለት ነው።

እችላለሁኝ አሁን ውሳኔ ስንል አንድ ሰው ጥፋት ቢያጠፋ የኔ ውሳኔ ይሄ ነው ይሄን ማድረግ አልነበረብህም ብዬ አስረዳዋለሁኝ። ያው ውሳኔ እሰጣለሁ ከእኔ ጋር በተያያዘም ውሳኔ ስሰጥ እና የሆነ ጥፋት ካጣሁፍኝ አጥፍቻለሁ በቃ። ዛሬ ብዬ ውሳኔ እራሴ ላይ አራምዳለሁ ማለት ነው። በቃ ይቅርታ መጠየቅ አለብኝ ይሄን አስቀይሜዋለሁ ብዬ ይቅርታ እጠይቃለሁ ማለት ነው። ከዚህ በተጨማሪ ደግሞ አሁን ለምሳሌ ክላስ ላይ ትምህርት ዛሬ የማይመች ከሆነ ነው ይሄ ውሳኔ። የእኔ ውሳኔ ይሄ ነው ብዬ ለተማሪዎች እናገራለሁ ማለት ነው። እና ዉሳኔዬን መስጠት እችላለሁ።

እጅ መጽሐፍ እወዳለሁኝ በእጄ ስጽፍ እንግዲህ ትምህርት ላይ ያለው ሂሳብ ነክ ነገሮች ጽፋለሁኝ ማስታወሻ እይዛለሁ እና ደግሞ ስልክ ቁጥር እይዛለሁ በእጄ እየጻፉ ማስታወሻ ማለት ነው። ከዚህ ባሻገር ደግሞ የደብዳቤ እጽፋለሁ በእጄ እና ጽሁፌም አሪፍ ጽሁፍ አለኝ። እና በጣም ጽሁፌ አሪፍ ነው እጽፋለሁ ማለት ነው። እና ደግሞ ቤተሰቦቼ አሁን ለምሳሌ ስልኩ ቁጥር ጻፍ ሲሉኝ እጽፋላችኋለሁ ማለት ነው። ለሌለው ሰው እንዲለይ በማድረግ እፅፋለው ማለት ጽሁፌ ባማረ መልኩ እፅፋለው ማለት ነው። እና ከዚህ በአስተያየት ግጥሞች እጽፋለሁኝ። ግጥም አሪፍ አድርጌ እጽፋለሁ ልቦለድ ደብዳቤም እጽፋለሁኝ አሪፍ ግራሮብ ነው። ፅሁፌም ያምራል በደምብ አርጌ እጽፋለሁ ማለት ነው።

ታሪክ መንገር ትወዳለህ የሚለው አዎ መንገር እወዳለሁኝ አሁን ታሪክ ስንል ምንድነው? የቤተሰቦቼ የመጡበት እና ያለፈውን ጊዜ ያለፉበትን ታሪክ ለልጆች አስተላልፋለሁ ማለት ነው። እና ታሪክ መንገር እወዳለሁኝ። እኔም ስማር የነበረው ታሪክ የሀገሪቱ የሀገራችን ታሪክ ያለውን ነገር ለልጆቼ አስተላልፋለሁ ለትውልድ ትውልድ አስተላልፋለሁ ማለት ነው። እና ታሪክ መንገር እወዳለሁ እና ብዙ ታሪኮች አሉ እነዛን ታሪኮች ለትውልድ ትውልድ ማስተላለፍ ስላለብን እኔ ያንን አስተላልፋለሁ ማለት ነው። ሳስተላልፍም ጎድቼውና ደስ ብሎኝ ማስተላለፍ ለልጆቼ ለልጅ ልጅ ማስተላለፍ ስላለብኝ እና አሪፍ ነው ማለት ነው። ይህ ማለት ታሪክን ያቃሉ ማለት ነው። ታሪክን አወቁ ማለት ደግሞ ስለ ሀገራችን ያለን እውቀት ከፍተኛ ይሆናል ማለት ነው።

ወደ ስራ በሰአቱ ትደርሳለህ የሚለው አዎ በሰአቱ ነው የምደርሰው ያው ቀደም ብዬ በሰአት እደርሳለሁ ብያንስ አስር ደቂቃ ቀደም ብዬ ከስራ ሰዓት ምገባ ከሆነ አንድ ሰዓት ከሃምሳ ሲል እደርሳለው ማለት ነው። ወደ ስራ ስሄድ እና ቀደም ብዬ እገኛለሁኝ። የስራ ሰዓት የሚቆጣጠር አለ እፈርማለሁ ቀድሜ ማለት ነው። ከአስር ደቂቃ በፊት ቀድሜ እፈርማለሁ ከዛ በኋላ ስራ ገብቼ በአግባቡ ሰርቼ በሰአቴ ወጥቼ ከዛ ስምንት ሰዓት ነው። የምንገባው ሰባት ሰዓት ከሃምሳ ሲል ስራ ቦታዬ እገኛለሁ ማለት ነው። ቀደም ብዬ ማለት ነው። ስራዬን እሰራለሁ ከዛ በኋላ አስራ አንድ ሰዓት ነው አስራ አንድ ሰዓት ላይ እወጣለሁ ማለት ነው። እንደዚሁ ዳግመኛ ስመጣ በሰአቱ በዛው በሰአቴ መጥቼ ስራዬን በአግባቡ እሰራለሁ ማለት ነው። እና ወደ ስራ በሰአቱ እደርሳለሁ ማለት ነው። በሰአቴ ቀደም ብዬ ራሱ ነው የምደርሰው።

ጁስ ትወዳለህ ለሚለው? አዎ እወዳለሁ አዎ በጣም ነው ደስ የሚለኝ ጠዋት ጠዋት በዳቦ መገባል ነው ማለት ነው። በዳቦ እወዳለሁ በጣም አሪፍ ነው። ሮዝ በቀይሮስ እና ድንች ያደረጉት የተሰራ ርዝ እበራለሁ ማለት ነው። እወዳለሁ በጣም ደስ ነው የሚለኝ። እና ሩስ እወዳለሁ። ከሌሎች የሚገባ አይነት። ሩዝ በጣም አሪፍ ነው። ሆድ ላይ ይቆያል በደንብ አድረጎ ማለትነው። ደግሞ ጠንካራ እንድትሆን ያደርግሃል። እና ሩዝ አሪፍ ምግብ ነው።

ስትታመም ከስራ ትቆያለህ የሚለው አልቆይም ስራ አልቆይም ወዲያው ነው የምወጣ ስ ስላመመኝ ማለት ነው። ቶሎ ፈውስ እንዳገኝ ሆስፒታል ሄጄ ታክሜ መጥቼ ከተሻለኝ በኋላ ወደ ስራዬ እመለሳለሁ ማለት ነው። ግን ስራ ላይ አልቆይም። ምክንያቱም ስላመመኝ ህክምና ማግኘት ስላለብኝ። ቶሎ ወደ ሐኪም ቤት ሄጄ ተሽሎኝ ከተሻለኝ በኋላ ከገገምኩ በኋላ ወደ ስራዬ እሄዳለሁ ማለት ነው። ስራዬን በአግባቡ እሰራለሁ እና ደሞ ከታመምኩኝ ስራ ለመስራት ስለ ምከብደኝ። መጀመሪያ መዳን ስላለብኝ ከዳንኩ ቦኃላ ስራ እቆያለሁ ማለት ነው። እንጂ እያመመኝ ስራ አልቆይም ማለት ነው።

ፀሀይ ስትጠልቅ መመልከት ትወዳለህ የሚለው ጥያቄ አዎ መመልከት እወዳለሁ። ፀሀይ ገባች በራል ማታ ላይ ነው የምትገባው ፀሀይ ሲገባ ያው ይጨልማል ጨለማ ይሆናል ማለት ነው። እና ፀሀይ እስከምትገባ እመለከታታለሁ ስገባም አያታለሁ ማለት ነው። ካየህ በኋላ ፀሀይ ጠለቀች ወደ ምሽት እያመራን እንገኛለን እላለሁ ማለት ነው። እና ፀሀይ ስትጠልቅ እመለከታለሁ። ፀሀይ ስትጠልቅ በጣም ደስ ይላል። በመሰረቱ ልትጠልቅ ስትል የሆነ እዛ ልትጠልቅበት ያለች አካባቢ የሆነ በቃ ቀያይ ነገሮች ይኖራሉ። በቃ አየሩም ደስ ይላል በመሰረቱ። ከ ጠለቀች በኋላ ያለው ወደ ምሽት እንሄዳለን ይመሻል ማለት ነው። እና ብርሃን አይኖርም እና በዛን ጊዜ

በሰአት የምትደርስ ሰው ነህ ለሚመጥቂ አዎ በሰአት የምትደርስ ሰው ነኝ አሁንም ስለ ጓደኛዬ ቦታ ቶሎ ብለው ድረስ ቢለኝ ቀድሜ እደርሳለሁ ማለት ነው ወይ ደግሞ ሀላፊ ስራ ሀላፊ በዛህ ሰዓት ቀድመህ ስራውን ጨርሰህ ማድረስ አለብህ ብለኝ እዛ ባለኝ ሰዓት ቀድሜ ሰርቼ አደርስለታለሁ ማለት ነው። እና ደግሞ ቤተሰቦቼ ቢያዝዙኝ እዚህ ቦታ ሄድና እከሌን ሰው ጠርተህ ና ትወሎ ፈጥነህ ቤት መድረስ አለብህ ሶስት ሰዓት ላይ ቢባል ቅድሚያ ስራ አከናውኘ ሶስት ሰዓት ላይ ወደ ቤት እደርሳለሁ ማለት ነው እና ይሄን ሳደርግ ቀድሜ ስራዎችን መስራት እችላለሁና በሰአት የምደርስ ሰው ነኝ ማለት ነው። በሰአትም እደርሳለሁ ማለት ነው።

ጠዋት እለታዊ ተግባራችሁ ምንድነው? ለሚለው ጥያቄ ያው ጠዋት ጠዋት የምሰራው ስራ መጀመሪያ እንቅስቃሴዎች አደርጋለሁኝ እንቅስቃሴዎች ካደረኩ በኋላ ከጨረስኩ በኋላ ቀጥታ። እናቴ እንጨት ፍለጥ ከተባልኩኝ እንጀራ መጋገሪያ እንጨት ፈልጣለሁኝ አለውኝ ከዚህ በመቀጠል ደግሞ ውሃ ቅዳ ከተባልኩኝ ውሃ ቀዳለሁኝ። ውሃ ከቀዳሁ በኋላ ሌላም ስራ ከታዘዝኩኝ ሰው ተጣራ ከተባልኩኝ ሰው እጣራለሁ። እና በጧት ተነስቼ ደግሞ የቤት ስራ ደግሞ ካለኝ የትምህርት ያንን ቀደም ብዬ እሰራለሁ ማለት ነው። ሌላ ደግሞ እንጨቶች ተሸክመህ ዝቁራ አድርስ ከተባልኩ አደርሳለሁ ማለት ነው። እና ከዚህ በመቀጠል ደግሞ ቤት ጠዋት ላይ ተነስተህ ይህንን ቤት መምረግ አለብህ ጭቃ አብክተህ ከተባልኩ ያንን አከናውኜ ሰርቼ ጨርሳለሁ ማለት ነው።

ጊዜህን በደንብ ታስተዳድራለህ? ለሚለው አዎ አስተዳድራለሁኝ አሁን ለምሳሌ እቅድ በማውጣት አሁን ጠዋት ላይ ይሄን ይሄን መስራት አለብኝ ካልኩኝ ያን ነገር አደርጋለሁኝ ከሰአት እረፍት ማግኘት አለብኝ እስከ እዝ እስከ ሰዓት እል እና አወጣለሁኝ። ከዛ ቡሃላ ቤተሰብ ማገዝ ካለብኝ ከዚህ እስከዚህ ሰዓት ቤተሰብ አግዛለሁኝ። ቤተሰብ ካገዝኩ በኋላ ካገዝኩ በኋላ መተኛ ካለብኝ እተኛለሁኝ እራት መብላት ካለብኝ በልቼ ወደ ጥናቴ እገባለሁ ማለት ነው። ጥናቴን ካጠናሁ በኋላ ከዚህ እስከዚህ ደግሞ የምሰራው ስራ አለ ካልኩኝ እኔ ጓደኞቼ ጋር መዝናናት ካለብኝ እዝናናለሁኝ። በቅደም ተከተል ማለት ነው። እቅዶችን አወጣለሁኝ ከዚህ እስከዚህ አጠናለሁኝ ከዚህ እስከዚህ ሰዓት አጠናለሁኝ። ከዚህ እስከዚ ደግሞ ቤተሰብ አግዛለሁኝ። የ ቤተሰብ ስራ ከሰራሁ በኋላ እኔ ደግሞ የምስራው ስራዎች ይኖራሉ። ያንን ስራ እሰራለሁ ማለት ነው። ከዛ በኋላ እ ያለውን እ እረፍት ሰአቴን ወይን ፊልም በ ማየት ላሳልፍ እችላለሁ። ወይ ከጉአደቼ ጋ በ መዝናናት ላሳልፍ እችላለሁ። ከዛ በመቀጠል ደግሞ እ ላርፍ እችላለሁ ልተኛ እችላለሁ ማለት ነው።

ሰዎችን በአይን ትመለከታለህ የሚለው ጥያቄ? አዎ እመለከታለሁ ያ ሰው እንግዲህ አይቸው እማላውቅ ከሆነ ለዛ ቦታ አዲስ ከሆነ ያን ሰውዬ አየዋለሁ እመለከተዋለሁ ማለት ነው። እና ያው የማየበትም ምክንያት ምንድነው? ይሄ ሰው አካባቢ አይቼው አላውቅም ለመጀመሪያው የዛሬ ስላየሁት ብየ እመለከተዋለሁ ወይስ አዉቀው ይሆን? ምንም ሰላምታ ሰላም ብሎኝ ከሆነ ይሄ ሰውዬ አውቀዋለሁ አላውቀውም ብዬ እመለከተዋለሁ አንተ ሰውዬ ማለት ነው። ከዚህ መቀጠል ደግሞ ያው ልጆችን ለመከታተል ሰውም አያለሁኝ ያው ህፃን ልጆች ካሉ እንዳይወድቁ እነሱን ለመከታተል እመለከታቸዋለሁ ወዴት ሄዱ? ምን እያደረጉ ነው የተጫወቱ ነው ወይ ብዬ አያቸዋለሁ ማለት ነው። እና ደግሞ ሰው ደግሞ ተከታተልልኝ ብሎ። የሆነን ሰው እንድከታተልለት ካዘዘኝ። ያንን ሰው በአይነ ቁራኛ አየዋለሁ እመለከተዋለሁ ወዴት ሄደው ወዴት ገባ የሚለውን ማለት ነው። እና ያው ሰው በአይን ትመለከታለህ ለሚለው አዎ እመለከታለሁኝ። ያን ሰው ግን እምመለከተው የሆነ አይቸው እማላዉቀው ከሆነ እና ደግሞ ሰው ካዘዘኝ እና ያንን ሰዉየ እንዳይለት ከፈለገ ነው እንጅ ዝም ብየ ሁን ብየ ዝም ብየ መመልከት። አባዜ የለብኝም። ያው አዲስ ልጅ ከሆነና ያ ሰዉየ እዛ አካባቢ አዲስ ከሆነ አየዋለሁ ማለት ነው። እና ሰዎችን በአይን ይመለከታሉ ለሚለው አወ እመለከታለሁ ለማለት ነው።

ይህ እቃ ቁጥጥር ታደርጋለህ የሚል አዎ አደርጋለሁ እኛ እንግዲህ እቃ እንዳይጠፋው። ይሄ አሁን ለምሳሌ ሰርግ ቤት እኛም አድብ እናድርግ። ለዛ ለዛ ሰርግ ቤት የሚሆን ማንቆርቆሪያ። ጠላ ወይን ይዘን በምንሄድ ጀርካኖች ይኖራሉ። እና ደግሞ ያው ጠላ እየተጠቀምን ላይ አችሁ ሰርገኞች። ሞጃ አለ እነ ኩባያ ምናምን ለምሳሌ መቶ ኩባያ ቢሆን ያን መቶ በአገባቡ ተቆጣጥሬ። እና ይሄ በቡተሮች አለ ብዙ ትሪ ይኖራል። ሳኖች ይኖራሉ ምግብ ለመስጫ ማነው ጭልፋዎች ይኖራሉ እነዛ እንዳይጠፉ እቃዎችን በስነ ስርዓት እየተቆጣጠርኩ እየቆጠርኩኝ። እናም በአግባቡ እየያዝኩ መለኪያዎች አደረግኩ ብቻ ይኖራሉ እነሱም በአግባቡ እየተቆጣጠርኩና እየያዝኩኝ እቃ አቆጣጥራለሁ ማለት ነው። ከዚህ በሻገር ደግሞ እንግዲህ ያው እቤት ላይ ያለዕቃዎችን ሳጥን ሊሰበር ይችላል። ያንዕቃ የተሰበረውን እንግዲህ ፍትህ እዛ ብዬ የተሰበሩትን እየተቆጣጠርኩኝ እይዛለሁ ማለት ነው። እና ያው እቃ ቁጥጥር ታደርጋለህ? የሚለው አዎ አደርጋለሁኝ። ከዚህ ባሻገር ደግሞ እኔ አዎ ተማሪ ነኝ በጥሩ ሁኔታ በአገባቡ።

አቧራ ችግር ይፈጥርብሃል ለሚለው አዎ ይፈጥርብኛል እንግዲህ አቧራ ያው መኪናውም ሲመጣ አቧራ ሲያቦን ልብስ ልብሳችንን ያቆሽሽብናል። እና ደግሞ ፀጉራችን ውስጥ ወይም ጆሮአችን ውስጥ ይገባል በዚህ ጊዜ ያው ጆሮአችንን እንኮረኩራለን የምን እንላለን አይናችንን ደግሞ እንግዲህ ያው አቧራ ሲቦንብን። አይናችን ያለቅሳል ምናምን ያ እንግዲህ ሲሆን ችግር ይፈጥርብናል ማለት ነው። ጆሮአችን ላይ አይናችን ላይም ምንድነው ያው አቧራ እንግዲህ ልብሰችንን ያቆሽሽብናል ያም ችግር ይፈጥርብናል። ልብሰችን ቆሸሸ ማለት ያልብስ መታጠብ አለበት በአግባቡ ማለት ነው። እና ስለዚህ ያው አቧራ ችግር አለው ችግሩም እንግዲህ ሰውነታችን ላይ ቆሻሻዎች እንዲኖር ያደርጋል ያ ቆሻሻ ደግሞ በሽታ የሚያመጣ ሊሆን ይችላል። በሽታ መጣ ማለት ደግሞ እኛ ለይ ችግር አመጣ ማለት ነው። ስለዚህ ያው የአቧራ ችግር በጣም ብዙ ነው የሚሆነው ማለት ነው። በሽታዎች እንዲመጡ ያደርጋል ብዙ ቆሻሻዎች ነው። የአቧራ አንተ ላይ የሚቦንብህ እና ሲቦንብህ ብዙ በሽታዎችን ያመጣል ማለት ነው።

ችሎታ ምንድነው ለሚለው እኔ ችሎታዬ ልዩ የምለው ቤተሰቦቼን አግዛለሁ እንጨት መፍለጥ በጣም እችላለሁ እና ደግሞ አማላት እችላለሁ። ያ እንግዲህ ለእኔ ልዩ ችሎታዬ ነው። እና ደግሞ ወደ ትምህርት ቤት ስመጣ እኔ በዚህ ሰዓት ልዩ ትልቅ ችሎታ አለኝ እና ናይዓቶል በጣም እወዳለሁ እና በአሪፍ እሰራለሁኝ ማለት ነው። እና ደግሞ ቤተሰቦቼን አግዛለሁኝ ስራ ያሉኝን ስራ በደንብ አድርጌ በዚህ ችሎታዬ በአቅሜ አሪፍ ስራዎችን እሰራለሁኝ አግዛለሁ ማለት ነው በደንብ አድርጌ። እና ችሎታዬን በደንብ አድርጌ አዳብሬ ቤተሰብን ማገስ ከሆነ አግዛለሁኝ። እና ጎዋዳኞቼን በዚህ ሰዓት በተላይ ድክም ያሉትን አስረዳለሁኝ። እዛ ላይ እኔ አሪፍ ችሎታ ስላለኝ ልዩ ችሎታ ስላለኝ አንድ እነሱን አግዛለሁ ማለት ነው። እነሱን ካገዝኩኝ ያ ለኔ ልዩ ችሎታዬ ነው ማለት ነው። ከሌሎች ትምህርት ሳየው እሺ ሰዓት ብትሰጠኝ ጎበዝ ነኝ። እና ልዩ ችሎታ አለኝ በዛ ላይ እና ደግሞ አስራ ሁለተኛ ክፍል ጥሩ ውጤት ነው ያመጣሁት ማለት ነው። ያው አጋጠሚ ቀድሞኝ ከዚህ ጋር በትምህርት ቤት አንደኛ አንደኛ ነኝ ከዚህ ባች ደግሞ ከዞኑ ሁለተኛ አከባቢ እሆናለሁ ማለት ነው። እና ይሄ ልዩ ችሎታዬ አይደለም በዚህ ሰዓት ምርጥ ላይ የተመረጠ ነው የምለው